የትውልድ ከተማህ የት ነው? እኔ የትውልድ ከተማዬ ዱርቤቴ ይባላል ወረዳ ነው ከባህርዳር በአርባ አምስት ኪሎ ሜትር ነው የምትርቀው። እኔ ግን አሁን ያለሁበት እና እየተማሩበት ያለ በባህርዳር ዩንቨርስቲ ነው እና። የትውልድ ቦታ የዱርቤቴ ትባላለች ዱርቤቴ። ቀደምት ከተማ ናትና። ለምን ዱር ቤት የተባለ ተባለቻ ዱር ቤት ማለት ከበፊት በጥንት ጊዜ ዱር ነበረና ያየሁት አሏትና የትውልድ ከተማ የድርቤቴ ከተማ መቼ ነው? የትውልድ ከተማዬ ድርቤቴ ናት።

በጣም ነው የማከብራቸው የምወዳቸው የምንከባከባቸው ኢቭን ሽማግሌዎች ካሉኝ ውጭ አልሆንም ለምሳሌ እኔ አይበል እንጂ ከሆነ ሰው ጋር ብጣላ ለማሳታረቅ ብለው ሽማግሌ የሆነ ነገር ቢሉ እነሱን ጥሼ አልነሳም ከእነሱ ውጪ አልሆንም። እንዲሁም ሽማግሌዎችን እግር በማጠብ ስራ በማገዝ የተለያየ ነገሮችን መንከባከብ ሽማግሌዎችን አከብራቸዋለሁ። መንገድ ላይ ባገኛቸው ቁሜ አሳልፋቸዋለሁ። እንዲሁም የሆነ የሆነ ነገር ተሸክሞ ባገኝ ያንን በመቀበል ስለ ስራቸው አግዛቸዋለሁ

በአደባባይ መናገር ትችላለህ? አይ እኔ በአደባባይ መናገር አልችልም ምክንያቱም አይናፈርነኚ ገና ቤተሰብ እንደወጣሁ ስለሆነ። በአደባባይ መናገር አልችልም አንደኛ የ የሆነ ያይን እፍርት አለብኝ። ሲቀጥል ደግሞ በአደባባይ ስናገር የሆነ ከእነሱ እኔ በጣም የተሻለ መስሎ ስለሚታይ የፍርሃት ስሜት ይሰማኛል። ይችላል እንዲሁም ደግሞ የሆነ ምን ይሉኝ ይሆን ይንቁኝ ይሆን? የሆነ ሀሳብ ባበላሽስ ብዬ ስለማገናዘብ ራሴን ስለመወቅስ። ባደባባይ መናገር አልችልም።

ምን አይነት ስልክ ትጠቀማለህ ነው? እኔ የምጠቀመው አይነት ስልክ ስማርት ፎን ነው። ስማርት ፎን ነው በጣም አሪፍ ስልክ ነው ኦፖ ኤ አስራ ስድስት ይባላል። በሰማያዊ ከለር ነውና። ኔትወርኩም አሪፍ ነው የባትሪውም አሪፍ ነው። እንዲሁም በተለይ የሶሻል ሚዲያ መጠቀሚያውም ሆነ። እስካሁን የምጠቀምበት ስልኬ ነውና አሪፍ ስልክ ነው። እና በምጠቀምበት በስልክ ኦፖ ኤ አስራ ስድስት ይባላል ስማርት ፎን ነው። መቶ ሃያ ስምንት በስድስት ነው አሪፍ ስልክ ነው ደስ ይለኛል። የምጠቀምበት አይነት ስልክ። ኦፖር ኤ አስራ ስድስት ሰማያዊ ከለር ነው

መዋቢያ ትጠቀማለህ ነው? አዎ መዋቢያ እጠቀማለሁ። ምክያቱም እኔ ከበተለይ የሆነ ፕሮግራም ሲኖር ወይም ወደ ሌላ ቦታ ልወጣ ስል ራሴን ጽድት አድርጌና እና ውብ ሆኜ እንድታይ ወይም እንድቀርብ የሆነ ዝግጅት ሲኖር የሆነ ስወጣ በእያንዳንዱ መዋቢያ እጠቀማለሁ። ምክንያቱም ራሴን በቃ ጽዱ ሆኜና ተውቤ ብዬ ለሰዎች እንድታይ ስለምፈልግ መዋቢያ እጠቀማለሁ።

ፎቶ ማንሳት ትወዳለህ ነው? አዎ ፎቶ ማንሳት እወዳለሁ። እኔ ፎቶ በተለያየ አጋጣሚ ጓደኞቼን አነሳለሁ እህቶቼን አነሳለሁ ወንድሞቼን አነሳለሁ። እንዲሁም የተለያየ ህይወት ያላቸውም የሌላቸውን ነገሮች ለምሳሌ እንደዚህ አዕዋፋትን ወይም የተለያዩ ሰዓታችን የሚያስደስተኝ ነገር ሳይ አነሳለሁ። እንዲሁም ደግሞ አትክልቶችን እንዲሁም የተለያዩ እንደ ቅርስ ቦታ ወይም የተለያየ ህይወት የሌላቸው ለምሳሌ እንደ ቅርስ መስለው የሚቀመጡ አንዳንድ ውእዛን አሉት ያላቸውን እነሱ ደግሞ የሆነ ነገር ለማስታወስ ወይም የሆነ ነገር ለመመሰል። እነሱን አነሳለሁና እንደ አጠቃላይ ፎቶ ማንሳት እወዳለሁ።

ውሃ ማምጣት ታውቃለህ ነው አዎ ውሃ ማምጣት አውቃለሁ እኔ ተወልጄ ያለሁበት ወረዳ ወይም አካባቢ ላይ። ውሃ ከቅርብ የለም ነበርና ከርቀት ነው የምናመጣው የነበረና። ያኔ ውሃ ከርቀት ተሸክሜ እንዲሁም በተለያየ ነገር ጭኜ አመጣ ነበርና። ውሃ ከርቀት ነው የምናመጣ የነበር እንዲሁም። ማዘር ራሱ ወይም እናቴ ከሩቅ ቦታ ነበር ተሸክማ የምታመጣ የነበረ። እና ውሃ መምጣት አውቃለሁ። እኔም ሳመጣ

ምን አይነት ቦርሳ ትጠቀማለህ ነው? እኔ የምጠቀመው አይነት ቦርሳ ጥቁር ነው ምክንያቱም ከላይን ከርቀት ላይን ብዙም የተጋባ አይደለም ሲቀጥል ደግሞ ጥቁር ቦርሳ ከእኔ ከመለብሰው ልብስ ጋር አብሮ ማች ስለሚያደርግ በይበልጥ ጥቁር ልብስ ስለምለብስ አብሮ ቦርሳዬም ከልብሱ ጋር ማች ስለሚያደርግልኝ እና እኔ ጥቁር ቦርሳ እወዳለሁ የኔ ምርጫ ጥቁር ቦርሳ ነው። አሁንም ትምህርት ስሄድ ስም የምማርበት ቦርሳዬ ጥቁር ነው። እንዲሁም ደግሞ ለልብስ መሸከፊያየ ቦርሳዬ ጥቁር ነው እንደኛ አይቆሽሽም። እንደዛ

የአካል ብቃት እንቅስቃሴ ታደርጋለህ ነው? ያው የአካል ብቃት እንቅስቃሴ አደርጋለሁ ምክንያቱም የአካል ብቃት እንቅስቃሴ ለጤና ለተለያዩ ለቅልጥፍና ለ እንዲሁም ለተለያዩ ነገሮች ለፍጥነት ለጤና ለአእምሮ እንዲሁም በቃ የአካል እንቅስቃሴ እንዲሁ እድሜን ራሱ ያራዝማልና የአካል ብቃት እንቅስቃሴ አደርጋለው። እኛ አካል እንቅስቅ በጧት ተነስቼ አካል እንቅስቃሴ ካላዳረሁ የሆነ ድብርት ነው የሚሰማኝ። ወይም ደሞ የሆነ የድካም ስሜት ወይም የሆነ የሰውነት መዛል ስሜት ስለሚሰማ የአካል ብቃት እንቅስቃሴ ሁሌም አደርጋለሁ። ካልበቃት እንቅስቃሴ ካላደረኩህ የላስሜት ውስጥ ነው ድብርት ውስጥ ነው ምገባ እና እካልን ብቃት እንቅስቃሴ አደር